ከቤትህ ስራ ምን ያህል ይርቃል? በጣም ቅርብ ነው የስራ ቦታየ ለመኖሪያ ቤቴ። እግር ያው በፍጥነት ስራመድ ሃያ ደቂቃ ነው። ረጋ ብዬ ስራመድ ደግሞ ሰላሳ ደቂቃ ነው። ያው ከስራዬ አንዱ በጣም የምወደው አካል። ለቤት ቅርብ መሆኑ ነው ሌላኛው ደግሞ። በእግሬ ተራምጀ ወደ ስራ መሄድ በጣም የምወደው ነገር ነው የእግር መንገድም ስለምወድ። እና ያው የሃያ ደቂቃ ርቀት ነው ያለው

የፀሀይ ስትጠልቅ መመልከት ትወዳለህ በሚለው ዙሪያ ነው የምናየው። በጣም ነው የምወደው ያው እኔ የተፈጥሮ አድናቂ ነኝ። ደጋግሜ የምናገረው ነገር ነው እና በዛን ሰዓት ደግሞ ፀሀይዋም ሙቀቷን ትቀንሳለች ማቃጠሏን ትተዋለች እና። በጣም ያስደስተኛል በዛን ሰዓት ያንን ማየት

በምን ሰዓት ትተኛለህ ነው? እኔ ብዙ ጊዜ አራት ሰዓት ተኩል ላይ ነው ወደ ምንጭታ የሚሄደው። ያው በቂያን ውስጥ ለስምንት ሰዓት ያክል መተኛት ስላለብን። ከአራት ሰዓት እስከ አስር ሰዓት ያለው ጊዜ ደግሞ ለእንቅልፍ የሚመከር ጊዜ እንደመሆኑ መጠን። ወደ መኝታዬ አራት ሰዓት ተኩል ላይ ነው የምሄደው

በእጅ የሚሰራ ስራ ታደርጋለህ ነው። ያው የኔ አንዱ የተፈጥሮ ታሳጡኝ ከምለው በዋናነት በእጅ የሚሰራ ስራ ነው። የማየውም የምወደውም የማደንቀውም ሁል ጊዜ የምገለገልበትም። በዚህ የሚሰራ ስራ ነው በተለይ ደግሞ ልብሶችና የተለያዩ የቤት ውስጥ መዋቢያዎች የቤት ማስዋቢያዎች የተለያዩ የቤት መገልገያዎችን በእጅ መስራት እወዳለሁኝ። እሰራለሁኝ

የስራ ጊዜ ገደብ ታስተካክላለህ ልክ ነው አሁን ግዴታ ነው። ምን ጊዜም ስንሰራ ስራችን ላይ ማቀድ እና እያንዳንዱን ነገር ደግሞ። የጊዜ ገደብ ማስቀመጥ አስፈላጊ ነው ያለዛ ስራውን በአግባቡ መስራት አንችልም። ምን እንደምንሰራ አናውቅም የትኛው ስራ ደግሞ ምን ያክል ሰዓት እንደሚወስድብን አናውቅም ማለት ነው። እና እኔም ስራዬን ለመስራት አንዱና ዋናው የማደርገው ነገር። የምሰራውን ስራ ለይቼ ካወቅኩኝ ቅደም ተከተል ካስያዝኩኝ በኋላ እያንዳንዱ ስራ መቼ ተጀምሮ መቼ ማለቅ እንዳለበት የጊዜ ገደብ አስተካክላለሁ ማለት ነው